ማታ ማታ። የተለያዩ ድምፆችን እሰማለሁ ምንድን ምንድነን ነው? የፍየሎች ድምጽ አለ። የዶሮ ድምጽ አለ። የተለያዩ እንስሳቶች ድምጽ አለ። ለምሳሌ አሁን እንደጠቀስኩት አንደኛ የፍየል ሁለተኛ የዶሮ ሶስተኛ የወፍ አራተኛ ደግሞ እዚህ ላይ ጣራችን ላይ ምሽከረከር የተለያዩ እንስሳቶች አሉ የነሱን ድምጽ እሰማለሁ። ሌላ ደሞ ምንድነው ምሰማው? ከዚህ ሌላ ደሞ የምሰማው ምንድነው? የሰዎችን ድምጽ እሰማለሁ ለምሳሌ ማታ ማታ እኛ ሰፈር ጸሎት ሚያደረጉ ሰዎች አሉ የእነሱን ድምጽ እሰማለሁ። ጸሎት ለምንድን ነው የሚያደርጉት? ያው እንግዲህ ራሳቸውን ከተለያዩ ነገሮች ለመጠበቅ ነው። አስቸጋሪ ነው ያው ጊዜው አስቸጋሪ ስለሆነ። ራሳቸው ከተለያየ ነገር ለመጠበቅ ያው የሰው ጸሎት ያደርጋል። በመንፈሳዊ ህይወቱ ራሱን ከፈጣሪው ጋር ለማገናኘት የሰው ልጅ ጸሎት ያደርጋል። ስለዚህ የሰዎች ጸሎትንም ድምጽ አንዳንድ ጊዜ በተለይ ከሶስት ሰዓት እስከ አራት ሰዓት ባለው ጊዜ ውስጥ የዝህን ድምጽ እሰማለሁ። ሌላ ደሞ ሌላምሰማው ድምጽ ደግሞ የፍሪጄን ድምጽ ነው ቤቱ ጸጥ ስለሚል ድምጽ እሰማለሁ። ሌላ ደሞ ምንድን ነው የምሰማው? ጭው ያለ ድምጽ እሰማለሁ። እናተ ግን ምን ትሰማላችሁ? ኤአይ እየሰማል አይሰማም። ሰው ሰራሽ ክህሎት እንግዲህ ያው እነዚህ እነዚህ ነገሮችን በአጠቃላይ እሰማለሁ። ያው ይሄንን ይመስላል። እነዚህ እነዚህ ነገሮችን ነው ምሰማው። እንግዲህ መስማት በጣም ደስ ይላል ጆሮን ያድሳል። ጆሮአችን በደንብ ያው እግዚአብሔር ያደለው ነው ያው የሚሰማው። በርግጥ ባይሰማም የማይሰሙ ሰዎች ያው ልባቸው ይሰማል። ጆሯቸው ባይሰማም ልባቸው ይሰማል። ይባላል እና ባልሰማም ልቤ ይሰማል ብዬ አስባለሁና። እና እነዚህ እነዚህ ነገሮችን እሰማለሁኝ። እነዚህ ነገሮችን እሰማለሁ። ይሄንን ይመስላል ያው ማታ ማታ እነዚህን እሰማለሁ። አንድ ጓደኛዬ ምን አለችኝ። ማህበራዊ ምድያ ላይ ነው ያየሁት እና ውሸት ይሁን ውነት አላውቅም። ግን ልጅቷ ያው የተለያዩ ስራዎችን ለመስራት ይሁን ያቀረበችው ያንን ወሬ አላውቅም። ማታ ማታ የተለያዩ ድምፆችን እሰማለሁ በጣም የሚያስፈሩ ድምፆችን እሰማለሁና ምላድርግ አለች። ምን ትላላችሁ ምን ታድርግ? በሰማችሁ ድምጽ ላይ ምን ማረግ አለባትእሰኪ? የናተን ሀሳብእንፈልገለን ብላ። ማህበራዊ ሚዲያ ላይ ለቃ አይቻታለሁና። ለማንኛውም እኛ ጋ ይሄንን ይመስላል። የምንሰማቸው ድምጾች እነዚህ ናቸው። በአጠቃላይ ይሄን ይመስላል። በቃ ይሄን ይመስላል ቻው።

በጣም ደስ የሚል ጥያቄ ነው። በጣም ብዙ የምወዳቸው ፍራፍሬዎች አሉ። በጣም እኔ ፍራፍሬ ተመጋቢ ነኝ እና- በጣም ብዙ የምወዳቸው ፍራፍሬዎች አሉ። ለምሳሌ:- አንደኛ የምወደው ፍራፍሬ ማበላለጥ ራሱ ይከብደኛል እውነት ለመናገር ማለት ነው። በቃ- ግን የምወደው አናናስ ነው። አናናስ በጣም- የምወደው አንደኛ ደረጃ የማስቀምጠው አናናስ ነው። ሁለተኛ- አፕል በሁለተኛ ደረጃ የማስቀምጠው ምንድነው አፕል ነው። ሶስተኛ ደረጃ ለሶስተኛ ደረጃ ከአፕል ቀጥሎ- የማስቀምጠው ከአፕል ቀጥሎ የማስቀምጠው ምንድን ነው- ቆይ እንትን እያልኩ ነው። ከአፕል ቀጥሎ አፕል ቀጥሎ ኢንጆሪ ኢንጆሪ ደስ ይለኛል። ወይን ወይን በልቼ አላውቅም እንጂ። ወይንም ሳየው በጣም ደስ ይለኛል። ወይን አዎ ወይን አራተኛ። አምስተኛ አቮካዶ አቮካዶ በጣም እወዳለሁ። ከአቮካዶ ቀጥሎ ኦ ማይ ጋድ በስማም ፓፓያን ረስቻለሁ። ፓፓያ በጣም እወዳለሁ። እኔ እማልወደውን ብትጠይቁኝ ጥሩ ነበረ። ፓፓያ በጣም እወዳለሁ። ከዛ ሙዝ ሙዝም ጥሩ ነኝ ግን ብዙ ብዙ የሚባል አይደለም። ግን ጥሩ ነኝ። ሙዝም በጣም ደስ ይለኛል። እነ ጊሽጣ ኦ ማይ ጋድ- አሁን ደግሞ ሌላ የረሳሁት አለ። ቴምር ቴምር በጣም ደስ ይለኛል። በቃ ምንም የማልወደው የለም ሲጀመር በጣም በጣም። ግን ያው ቅድም እንዳልኩት አንደኛ ደረጃ የሚይዘው አናናስ ነው። አናናስ የኔ አንደኛ ፍራፍሬ ብዬ እሰይመዋለሁ አናናስን። ሁለተኛ የአፕል ነው እንደተናገርኩት። አናናስ ያው ብዙ ዘርፈ ብዙ ጥቅሞች አሉት። የመጀመሪያው ምንድን ነው በሆድ ውስጥ ያሉ ትላትሎችን ያስወግዳል። ሁለተኛው ምንድነው ኢሚዩኒ ይሄ የሰውነት በሽታ የመከላከል አቅም ይጨምራል። ምክንያቱም ምን ስላለው ቫይታሚን ሲ ስላለው። የሰውነት በሽታ የመከላከል አቅምን ይጨምራል። ስለዚህ እነዚህ ናቸው።